መናገር ይላል። መናገር አንዳንድ ጊዜ ጥሩ ነው ያውም ሁል ጊዜ ባይሆንም ማለት ነው። አንዳንዴ ከመናገር ይልቅ ዝምታን መምረጥ በጣም መልካም ይሆናል። ምክንያቱም በዝምታ ውስጥ ብዙ ነገሮች አሉ። በዝምታ ውስጥ ማሸነፍ አለ በዝምታ ውስጥ መናገር አለ በዝምታ ውስጥ ሀሳብን ማስተላለፍ አለ በዝምታ ውስጥ የተለያዩ ነገሮችን ማድረግ አለ በዝምታ ውስጥ ድል አለ። በዝምታ ውስጥ ማሸነፍ አለ ገብቷቸዋል አይደለ በዝምታ ውስጥ መሻገር አለ ማለት ነው። ስለዚህ አንዳንዴ ሰዎች ዝም ብለው ከመሬት ተነስተው ይናገራሉ ያወራሉ ምናምን ነገር ስለማይመለከታቸው ነገር ያወራሉ ስለማያውቁት ነገር ያወራሉ ስለሚያውቁት ነገር ያወራሉ የነሱ ስላልሆነው ጉዳይ ያወራሉ የነሱ ስለሆነው ጉዳይ ያወራሉ። ስለሚያሸልማቸው ጉዳይ ያወራሉ ስለሚያሳስራቸውም ጉዳይ ያወራሉ ስለሚያስገድላቸው ጉዳይ ያወራሉ ስለሚያጸድቃቸውም ጉዳይ ያወራሉ። እና ሁልጊዜ ቀዳሚ ለመሆን እንግዲህ አንዳንዴ ምንድነው የሚያስፈልገው ማለት ነው። በዝምታ ውስጥ መልስን መመለስ እንደሚቻል ማሳየት መቻል ያስፈልጋል ማለት ነው። አንዳንዴ ዝም ያሉ አንደበቶች የተናገሩለት አለትን ይሰነጥቃሉ የተናገሩለት ተራራን ያፈልሳሉ ማለት ነው። ስለዚህ አቶ እገሌ ዝም ስላለ ፈሪ ነው ወይም ደግሞ ምንም መናገር አይችልም ወይም ደግሞ ፈሪ ነው በቃ ይገድሉኛል ያስሩኛል ብሎ ፈርቶ ነው ከሀገር ያጠፉኛል ያለኝን ነገር ይወስዱብኛል ብሎ ፈርቶ ነው ምናምን ብለን ማሰብ መቻል የለብንም ማለት ነው። ይልቁንም አቶ እገሌ ዝም ያለበት ምክንያት እውቀት ስለሌለው ነው። ወይም ደግሞ የመናገር ችሎታ ስለሌለው ነው የሚናገረው ነገር ስለሌለው ነው። በቃ በጥቅሉ እውቀት አልባ ነው ምናምን ብለን መፈረጅ የለብንም ማለት ነው። ይልቁንም ምንድነው? ማለት ያለብን አቶ እገሌ በውስጣቸው የያዙት ከባድ የሆነ እምቅ የሆነ ሀይል አለ። ይህንን ኃይላቸውን አውጥተው የተናገሩ እለት ምናልባት ሌላ ነገር ሊፈጠር ይችል ይሆናል። እነሱ አሁን በዝምታቸው መልስ እየሰጡን ነው። አሁን በዝምታቸው የሚገርም እሚገርም እውቀትን ያካፈሉን ነው ማለት ነው። ስለዚህ ዝም ስላለ የሆነ ሰው እየሰራ አይደለም ማለት አይደለም። ዝም ስላለ የሆነ ሰው እያወራ አይደለም ማለት አይደለም። ስለዚህ ሁላችንም እንግዲህ ምንድነው? ማድረግ ያለብን ማለት ነው። በያለንበት ቦታ በየተሰማራንበት ስፍራ የምንናገረው መቼ ነው? ምን ስንሆን ነው የምንናገረው? መናገርስ ምን ያስገኝልናል? ባንናገርስ ምን እናጣለን? የሚሉ ጥያቄዎችን እንግዲህ በስነ ስርዓቱ መመለስ ያስፈልጋል ማለት ነው። ያው ተናጋሪዎች በበዙበት ዝም ያለ ሰው እንግዲህ ፈሪ ነው የሚባለው ማለት ነው። ቢባልም ፈሪ ቢባልም እንደ ፈሪ ቢቆጠርም ያ ሰው ምንድነው? ማድረግ ያለበት ማለት ነው። ራሱ ያንን ነገር እንዳልሆነ ይሄ እነሱ የሚሉትን ነገር እሱ እንዳልሆነ እና እሱ እንደውም ከእነሱ የተሻለ እውቀት የተሻለ ግንዛቤ የተሻለ የልብ ጥንካሬ የተሻለ ድፍረት እንዳለው ማሳየት ማስረዳት ያስፈልጋል ማለት ነው። እና ብዙ ጊዜ አሁን እኔ የምመክራቸው ማለት ነው። ዝም ያሉ ሰዎችን እንዲናገሩ አትገፋፏቸው። ዝም ያሉ ሰዎችን በነገር አትጎትጉቷቸው ምክንያቱም የእነሱ ዝምታ ለእናንተ መኖሪያ እንደሚሆነው ሁሉ የሆነ ሰዓት የእነሱ መናገር ለእናንተ መጥፋት ሊሆን ስለሚችል የእናንተ ውድቀት የነሱ ማውራት ሊሆን ስለሚችል ዝም ብትሉ ነው የሚሻለው። ለምሳሌ ብዙ ነገር ትሰራላችሁ ብዙ ማጭበርበሮችን ትሰራላችሁ ብዙ ወንጀሎችን ትሰራላችሁ ማንም አያየንም ብላችሁ በቃ ብዙ ብዙ ቦታዎች ትገባላችሁ ትወጣላችሁ የሀገሪቷን ንብረት ለግል ታውላላችሁ። እና በቃ ጥቅማችሁን ለማስጠበቅ የግል ጥቅማችሁን ለማስጠበቅ የማትገድሉት ሰው የለም። የማታጠፉት ልማት የለም እንደገና የማታፈነቅሉት ደግሞ ድንጋይ የለም ማለት ነው። ስለዚህ አሁን እንደነሱ ያሉ ሰዎች በሚናገሩ ሰዓት የሚናገሩት የጠፋውን ነገር ነው። በሚናገሩ ሰዓት የሚናገሩት የወደመውን ነው። በሚናገሩ ሰዓት የሚናገሩት የተዘረፈውን ነው። ስለዚህ ዘራፊዎች መውደቂያቸው

ይለፍ ቃል የይለፍ ቃል ምንድነው? እንግዲህ አንድ ነገር ለማሰር ወይም ደግሞ እንዳይከፈት ለማድረግ። የኛ ብቻ የሆነ የሚስጥር ቁጥር የምንጠቀምበት ነው ማለት ነው። የይለፍ ቃል ማለት እኛ የዘጋነውን ነገር ሌላ ሰው መክፈት እንዳይችል። አድርገን የምንይዘው ማለት ነው ነገሮቻችንን ለምሳሌ። ላፕቶፖች ሊሆኑ ይችላሉ ኮምፒውተሮች ሊሆኑ ይችላሉ። ስልኮቻችን ሊሆኑ ይችላሉ ታብሌቶቻችን ሊሆኑ ይችላሉ። የተለያዩ በይለፍ ቃል የሚዘጉ ነገሮችን ዘግተን የምንይዝበት ሂደት። ይይለፍ ቃል ይባላል ማለት ነው። ይሄ ማለት የኛ ብቻ የሆነን ነገር የኛ ብቻ የሆነ መረጃ። ሌላ ሰው እንዳያንቀሳቅሰው ወይም ደግሞ ሌላ ሰው ከፍቶ ገብቶ እንዳያየው። የምንይዝበት የምንዘጋበት ሂደት ነው ማለት ነው። የይለፍ ቃል የምንጠቀመው እንግዲህ ቀን ራሳችንን ከጥቃት ለማዳን ነው። ከሌቦች እና ከአጭበርባሪዎች ከአሸባሪዎች ራሳችንን ለማዳን ነው ማለት ነው። ለምንድነው የይለፍ ቃል የምንጠቀመው? የሚለውን ጥያቄ በምንመልስ ሰዓት አሁን ለምሳሌ እኛ ኮምፒውተራችን ላይ የምናስቀምጠው መረጃ። ለምሳሌ ከእጃችን ከወጣ ከባድ ኪሳራ ሊያደርስብን የሚችል መረጃ ሊሆን ይችላል። ወይ ደግሞ ሌሎች በቀላሉ ለማጭበርበር በቀላሉ ደግሞ የተለያዩ ወንጀሎችን ለመስራት የሚጠቀሙበት ነገርን ሊሆን ይችላል ማለት ነው። በዚህ በዚህ ምክንያት እንግዲህ ምን እናደርጋለን ማለት ነው። የይለፍ ቃል እንጠቀማለን ለምን ቢወስዱብን እንኳን ሰብረው ገብተው መረጃችንን እንዳያበላሹ መረጃችንን እንዳይጥሉብን ማለት ነው። የምንጠቀመው በዚህ በዚህ ምክንያት ነው ሌላ ደግሞ ምንድነው? የግል መረጃችንን እናስቀምጣለን የግል መረጃችንን በምናስቀምጥበት ሰዓት። ከተገባ ውስጡ ከተገባ እንግዲህ ኪሳራ ሊያደርሱብን ይችላሉ ማለት ነው። ለምሳሌ የግል መረጃችን እንዳይታይ የምንፈልግ ከሆነ። እነዛ አካላት እንግዲህ ውስጥ ገብተው በሚያዩ ሰዓት መረጃችንን በቀላሉ ሊያዩብን ይችላሉ መረጃችንን አዩብን ማለት ደግሞ በቀላሉ እኛን ሊያጠቁ ይችላሉ ማለት ነው። ስለዚህ የግል መረጃችንን በሚስጥር ለመያዝ እንደገና ደግሞ የድርጅት ሊሆን ይችላል። የማህበራት መረጃ ሊሆን ይችላል የድርጅቶች የተቋማት መረጃ ሊሆን ይችላል ማለት ነው። እንደገና ደግሞ የጓደኛሞች መረጃ ሊሆን ይችላል እነሱንም በሚስጥር መያዝ መቻል ይኖርብናል ማለት ነው። እነዚህ መረጃዎች እንግዲህ አንዴ ከእጃችን ከወጡ ጉዳት ሊያደርሱ የሚችሉ ነገሮች ሊሆኑ ይችላሉ ማለት ነው። አሁን ለምሳሌ አንድ የስራ ወይም ደግሞ የምንሰራበት መስሪያ ቤት። ሚስጥር ሊኖር ይችላል ያንን ሚስጥር ደግሞ እኔ ኮምፒውተር ላይ ተጭኖ የተቀመጠ ሊሆን ይችላል ማለት ነው። ከዛ በኋላ እኔ ለምሳሌ እንትኑን ይለፍቃል ባልሰጠው እና ዝም ብዬ ኮምፒውተሩን ቁጭ አድርጌው ብሄድ እና። አጭበርባሪዎች ወይም ደግሞ ሌቦች በሚገቡ ሰዓት እንግዲህ በቀላሉ ያንን ኮምፒውተር በመቀስቀስ ብቻ ያንን መረጃ ሊወስዱ ይችላሉ። የድርጅታችንን ሚስጥር ሊወስዱ ይችላሉ። እንደገና ደግሞ ከወሰዱ በኋላ ደግሞ በሚያደርጉት ነገር ምንም ሊከሰት ይችላል ማለት ነው። ድርጅቱ ላይ የተለያየ ጥቃት ሊደርስ ይችላል ለምሳሌ። ከባባድ ከባባድ እቃዎች ያሉበትን በሚያዩ ሰዓት እንግዲህ ያንን እቃ ለመውሰድ ጥቃት ሊፈጽሙ ይችላሉ ማለት ነው። ከዛ በኋላ እንግዲህ ቃጠሎ ሊፈጽሙ ሊከሰት ይችላል። ሞት ሊከሰት ይችላል እና ከዛ ሌላም ሌላም የሚደባበሩ የሚያስጠሉ አደጋዎች ሊከሰቱ ይችላሉ ማለት ነው። ሌላው ነገር ደግሞ በቀላሉ የድርጅቱን ደካማ ጎን ያዩበታል የድርጅቱን ደካማ ጎን ካዩ በኋላ በቀላሉ ድርጅቱን ለመዝረፍ ይጠቀሙበታል ማለት ነው። ሌላ ለምሳሌ ድርጅቱ ብቻ ድርጅቱ ጋር ብቻ ያሉ መረጃዎች ሊኖሩ ይችላሉ።

ስምህ ማነው ነው የሚለው? ስምህ ማነው ብሎ መጠየቅ አንድን ሰው ዝም ብሎ ከመሬት ተነስቶ ሰውየውን ስም መጠየቅ በመሰረቱ ወንጀል። ስለ ስሜ ለማወቅ ብዙም መብት ያላቸው አይመስለኝም። እኔ ፈልጌ ራሴ በሀሳቤ በፍላጎቴ ካልተናገርኩ በስተቀር። ወይም ደግሞ ስሜን እምጠየቅበት ህጋዊ ማስረጃ ከሌላችሁ ማዘዣ ከሌላችሁ የኔን ስም መጠየቅ አትችሉም ማለት ነው። ስለዚህ ስሜን ለመጠየቅ ባትጠሩ ባትለፉ ይሻላችኋል ማለት ነው። እና እንግዲህ እንደ የቦታው እንደ የሰዎቹ በዓል ስም አወጣጥ የተለያየ ነው ማለት ነው። አንዳንድ ቦታ ስም ሲወጣ እንትን ያለ ስም ሊወጣ ይችላል። የሆነ የተመቻቸ ስም ሊወጣ ይችላል ትርጉም ያለው ስም ሊወጣ ይችላል። ምናምን ነገር አንዳንድ ቦታ ደግሞ ልጁን ስለሚወዱት ብቻ የሆነ የማይረባ የማይረባ ስም አውጥተውለት ያሰም በዛው ስምሆኖ ሊቀር ይችላል ማለት ነው። እና ብዙ ጊዜ መለየት ያለብን ምንድነው? ስም ትርጉም ያለው ስምና ዝም ብሎ የሰፈር ስም የተለያየ ስለሆነ ያን ትርጉም ያለውን ስም ቢያንስ ትምህርት ቤት ሲገባ ለዛ ሰው ያንን ስም ማውረስ መቻል እንግዲህ። የሁሉም ሰዎች የቤት ስራ መሆን አለበት ማለት ነው። እና ስምህ ማነው ብለህ ስትጠይቀው አንዳንድ ሰው ሊደብረው ይችላል። ስሙን ለመናገር ምናምን ፈቃደኛ ላይሆን ይችላል ማለት ነው ይሄ እንግዲህ የሚመጣው ከምንድነው? ሰዎች አንዳንድ ሰዎች ስማቸውን ለመናገር ፈቃደኛ ምክንያት ስማቸው ትርጉም ስለሌለው ነው ማለት ነው። የሰዎች ስም ደግሞ ትርጉም የለውም ማለት እንግዲህ። በተቃራኒ ሌላ የሚደብር ነገር ነው የሚከሰተው ማለት ነው። እንግዲህ ስም ቢኖረን መልካሙ ነው። ያ የሚኖረን ስም ደግሞ ያው ትርጉም ያለው ስም ቢሆን በዛው ልክ አሁንም መልካም ነው የሚሆነው ማለት ነው። ስለዚህ ስም ያስፈልጋል ለሁሉም ሰው ስም ያስፈልጋል። ስሙ ደግሞ ያው ዝም ብሎ ስም መሆን የለበትም በምክንያት የወጣ ስም መሆን አለበት። ለምሳሌ አሁን ቡቻ ቡቻዬ ማለት ምን ማለት ነው? በህፃንነቱ ያንን ልጁን ስለሚወዱት ስለሚራሩለት ስለሚሳሱለት ቡቻዬ ብሎት ሊሆን ይችላል። ከዛ በኋላ ግን ያ ልጅ እያደገ እያደገ እያደገ በመጣ ቁጥር ቡቻዬ ራሱ ስም ሆኖ ይቀጥላል ማለት ነው። ቢያንስ እንዲቀየርለት ወይ ደግሞ ሌላ የሆነ የተዘጋጀ ስም ቢወጣለትና መጠሪያ ቢኖረው መልካም ነው። ባይ ነኝ እኔ ምክንያቱም እንደዚህ እንደዚህ አይነት ስሞች የሆነ ሰዓት ላይ መፎገሪያ ነው የሚሆኑት ማለት ነው። የሆነ ለቀልድ ለስድብ ምናምን ነገር ለትችት የቀረቡ አይነት ስሞች ይሆናሉ ማለት ነው። ስለዚህ ሁላችንም እንግዲህ በያለንበት ቦታ እንደ ማንነታችን ስም አለን ማለት ነው። ግን ስማችን እንዴት ነው የወጣልን? መቼ ነው የወጣልን ለምንድነው የወጣልን የሚለው ነገር የሁላችንም እንግዲህ ያልተከፈተ ሚስጥር ነው ማለት ነው። እንግዲህ ያንን ማየት ማወቅ መለየት እና መጠየቅ ያስፈልጋል ማለት ነው። ለምሳሌ ቤተሰቦቻችሁን መጠየቅ አለባችሁ የኔ ስም ማነው ስሜ ማነው? ስማችሁን ከነገሯችሁ በኋላ ደግሞ ይሄ ስም እንዴት ወጣልኝ? ለምን ወጣልኝ? መቼ ነው ይሄንን ስም? ያወጣችሁልኝ ከእናንተ መሃልስ ይሄንን ስም ያወጣልኝ ሰው ማነው? ለምንድነው እንደዚህ ያለኝ እናንተ ጠይቃችሁታል ወይ? በጊዜው በሰአቱ እናንተ ደግሞ ያወጣችሁልኝ ስም የለም ወይ ለምንድነው አሁን እንደዚህ በውሻ ስም በድመት ስም የምጠራው ለምንድነው ብላችሁ ማለት ነው። ሀሳብ ማንሳት መቻል ይኖርባችኋል ማለት ነው። ያው ቤተሰብ ጠዋት ያወጣውን ስም መቀየር በጣም ነው የሚጠላው ደስ አይለውም ነገር ግን። ደግሞ የከፋ ምክንያቱም እነሱ ራሱ እንደ አማራጭ አውጥቶ አዘጋጅቶ ግን ይሄኛውን ስም መተው አቅቷቸው በዚህ በቀጠሉት ስም ሊኖር ስለሚችል። ቢያንስ ትምህርት ቤት በምትገቡ ሰዓት ስማችሁን በስነ ስርዓት ማን እንደሆነ መለየት እና ቆንጆ የምትሉት የምትወዱትን ስም ይዛችሁ ሂዱ ማለት ነው